የልደትህን እንዴት ታከብራለህ? እኔ የልደቴን ቀረ ቀን ያከበርኩበት ቀን የለም ማክበርም አይመቸኝም። ወንድ ሆኖ የልደትን ቀን ማክበር የለበትም ባይ ነኝና። እና የልደቴን ቀን እኔ አክብሬ አላውቅም። ስለዚህ የልደትን ቀን እንዴት ታከብራለህ? ለሚለው ጥያቄ መልሴ አላከብርም ነው። አላከብርም

አካባቢዎን ይወዱታ ይወዱታል አዎ እወደዋለሁ አካባቢዬን እወዳለሁ። በአካባቢዬ ያሉ ሰዎች እወዳቸዋለሁ። አካባቢ ያሉ የሀይል አየር ኮንዲሽን እወደዋለሁ እና ሁሉም ነገር የአካባቢዬ ሁሉም ነገር እወደዋለሁ ይመቸኛል ስለዚህ ይሄ መልስ የሚሆነው። አዎ እወደዋለሁ ነው አካባቢዬን እወደዋለሁ። የአካባቢ ሰዎች እወዳቸዋለሁ

የምትመኘው የእረፍት ጊዜ ምንድነው? ብዙ የእረፍት ጊዜ ልመኝ እችላለሁ ግን ደግሞ አንዳንዴ ከቤተሰብ ጋር ሆነህ የምትጫወቱበትን ቀን ይናፍቃል። እና የዛኔ የምመኘው የእረፍት ጊዜ ከቤተሰብ ጋር ሆኜ የምጫወትበት የእረፍት ጊዜ ነው በዓል ሊሆን ይችላል። ፕሮግራም ሊሆን ይችላልና የምመኘው የእረፍት ጊዜ ከቤተሰብ ጋር ጊዜ የማሳልፍበት ቀን ነው

የስራ ልብስ ትለብሳለህ አልለብስም። የስራ ልብስ አልለብስም። ስራ ልብስ የሚያስፈልገው ስራም የለኝም ብዙ ጊዜ ፍሪ የሆነ ዴይሊ የቀያየርኩ እንደ ፍላጎቴ ነው የምለብሰውና የስራ ልብስ አልለብስም። አንዳንድ ጊዜ የመንግስት ሰራተኛ ወይም ደግሞ እነዚህ ደሞዝ ደሞዝኛ ከሆንክ ነው ስራ የስራ ልብስ ልትለብስ የምትችለው እንጂ ያው የሆስፒታል ሰራተኛ ወይም ደግሞ የባንክ ቤት ሰራተኛ ወይም ደግሞ አንዳንዴ የኤሌክትሪክ ሰራተኛ ምናምን ከሆንክ ነው የስራ ልብስ ትለብሳለህ። የሚባለው እንጂ እኔ የስራ ልብስ አለብስም።

የምትወደው ጣፋጭ ምግብ ምንድነው? ከጣፋጭ ነገር ብዙም አይመቸኝም ግን ደግሞ የምወደው ጣፋጭ ምግብ ማር ነው። ጣፋጭ ማር ጣፋጭ ነው ይመቸኛል ደስ ይላል አይል አለው ጉልበት አለው። እና ደግሞ የተፈጥሮ ጣፋጭነት አለው። ስለዚህ የምወደው ጣፋጭ ምግብ ማር ይባላል

በብዙ ህዝብ መካከል መሆን ይመችሃል? ነው አዎ ይመቸኛል። እኔ እንዴት ከሰው ጋር መሆን አይመቸኝ እንዴት ላይመቸኝ ይችላል። አዎ ይመቸኛል። በህዝብ መካከል መሆን። በህዝብ መካከል ሆኖ አሪፍ እንትን ማድረግ መናገር ምናምን ይመቸኛል። ኮንፊደንስ አለኝ። እና አዎ ስለዚህ በቴምፒዮኖም በብዙዎች መሀከል መሆን ይመችኛል አዎ

ዋና ሀላፊነቶቼ ምንድን ናቸው? ዋና ሀላፊነቶቼ ውጭ ስራ መስራት የድንኳን ስራ መስራት። እና ደግሞ አንዳንዴ የቤተሰብ የሚያስፈልግ ነገር ከውጭ ማዘገጃጀት እና ይሄ ነው ሀላፊነቴ። ይሄ ነው የኔ ሀላፊነት። እና ይሄ ነው ጥ የጥያቄዬ መልስ

እጅ መጨባበጥ ትወዳለህ? አዎ ሰላም ስባል ስባባል እጅ እጅ መጨባበጥ እወዳለሁ። እጅ እየተጨባበጥን ነው ሰላም የምንባባለው እና ይሄ ግልጽ ነው። እጅ እጅ መጨባበጥ አዎ እወዳለሁ። ስለዚህ ለዚህ ጥያቄ መልስ የሚሆነው እጅ መጨባበጥ አዎ እወዳለሁ። ሁሉም ነገር ግን ሁሉም ጊዜ ሰላም ሰው ሰላም ስል እጅ እጨብጣለሁ ሰው የሆነ ነገር ስል እጅን እጨባበጣለሁ። እና አዎ እወዳለሁ

አዎ አለ። ከልጅነቴ የምዘክረው ነገር አለ አንዳንድ ጊዜ የሆነ ነገር ሲገጥመን ጭራሽ የማንፍቀው እስከ ትልቅ ሆነን ማንረሳው ነገር ይፈጠራልና። ብዙ ከልጅነቴ የምዘክራቸው ነገሮች አሉ አንዳንዶቹ አሪፍ ናቸው። አንዳንዶች ደግሞ በእኩል የሆኑት አሉ ግን ደግሞ ከልጅነቴ የምዘክረው ነገር አለ። አዎ

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው ሰማይ ጥርት ያለ ይመስላል ቀን አልተነሳም እንጂ ጥርት ያለ ይሆናል እንደሆነ እንደተለመደው። ዛሬ እና ደግሞ ጠዋት ስለሆነ ብርድ አለ። አሁን አንድ ሰዓት ገና ሊሞላ ነው ገና አሁን ነው የምንነሳው። ስለዚህ የአየር ሁኔታው ይሄን ይመስላል ጥርት ያለ ሰማይ ከብርድ ጋር አለ

የምትወደው እንስሳ ምንድን ነው? እኔ የምወደው እንስሳ ከቤት ውስጥ ከሆነ ውሻ እወዳለሁ ውሻ ይመቸኛል ጓደኛ ነው ፍሬንድ ይሆናል ውሻ። ከውጭ ከሆነ ደግሞ ዝም ብዬ በቃ እንዲሁ ሳየው የምወደው እንስሳ አንበሳ አንበሳ እወዳለሁ። እኔ አንዳንድ ጊዜ የሆነ በቃ ደስ የሚለን እንስሳ አለ ባንቀርበውም ዝም ብሎ ጥሩ ስሜት የሚሰጠን ስናየው። እና ያንን አንበሳ ቤት ውስጥ ግን ከእሱ ጋር አሪፍ መጫወት ደስ የሚለው ውሻ ነው።

ስሜትህ በፊቴ ላይ ታሳያለህ? አዎ አሳያለሁ ብዙ ጊዜ እንደውም እኔ ከማውራት ይልቅ በአፌ ስሜቴን በአፌ ነው የምናገረው ዝም ብዬ ፊቴ ላይ ቁጭ ይላል። ስሜቴን በፊቴ ነው የምንናገረው ብዙ ጊዜ ከመናገር ማለት ነው ስለዚህ ይሄ ቀላል ጥያቄ ነው ስሜቴን አዎ ቁልጭ አድርጌ በፊቴ አሳያለሁ። እንደ አንዳንድ ሰው ሊረዳህ ይችላል አንዳንድ ሰው ደግሞ ላይረዳም ይችላል። ግን ደግሞ እኔ አዎ በፊቴ ስሜት አሳያለሁ

ማታ በምን ሰዓት ትመገባለህ? ይለያያል አንዳንድ ጊዜ ቀድሜ ልበላ እችላለሁ አንዳንድ ጊዜ ደግሞ ቆይቼ ልበላ እችላለሁ። ግን አብዛኛው ጊዜ የምመገበት ሰዓት ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ወደ ሁለት ሰዓት ተኩል አካባቢ። አብዛኛው ጊዜ እመገባለሁ። እና ማታ የምንበላበት ሰዓት ሁለት ሰዓት ተኩል ብለን ብንይዘው ግልጽ ነው ባይ ነኝ አሪፍ ነው። እና ሁለት ሰዓት ተኩል

የጨረቃ ብርሃን ትወዳለህ? አዎ እወዳለሁ የጨረቃ ብርሃን እወዳለሁ የጨረቃን ማየት እወዳለሁ። አንዳንዴ በተለይ ብቻውን ሁነክ ጸጥ ካለ ቦታ ላይ ጫረቃኖችን ስመለከት ደስ ይላል ጥሩ ስሜት አለው ከተፈጥሮ ጋር ማውራት። እና የጨረቃ ብርሃን። አዎ እወዳለሁ ብዙ ሰውም ይወዳል ብዬ ነው የማስበው ስለዚህ እኔም እወዳለሁ። የጨረቃ ብርሃን አዎ እወዳለሁ

ስልክህን ምን ያህል ጊዜ ተሞላለህ? በቃ ብዙ ጊዜ እመላለሁ እኔ ስልኬን አንዳንዱ እንደውም አብዛኛው በብዙ ሰዓት ቻርጅ አድርጌ ሁላ ብዙ ጊዜ እጠቀማሉ እና ስልኬን በቀን ውስጥ ብዙ ጊዜ ልመላ እችላለሁ። እስከ አስር አስር ማለት እስከ አስር ጊዜ ድረስ ሁላ ልሞላ እችላለሁ። እና እኔ ብዙን ጊዜ የምሞላው በጨረሰብኝ እንጂ በ በሰአት ወይም በምትሉ አይደለም።

ሳምሰንግ እኔ የምጠቀመው ስልክ ሳምሰንግ ነው። የሳምሰንግ ስልኮች አሪፍ እይታ አለኝ ሳምሰንግ ስልኮች እወዳለሁ። እና ምን አይነት ስልክ ትጠቀማለህ? ተብሎ ለተጠየቀኝ ጥያቄ በቀላሉ መልስ የሚሆነው ሳምሰንግ ነው። ሳምሰንግ ጋላክሲ ኤ ሃያ ሶስት እጠቀማለሁ። እና ደግሞ የሳምቲንግ ብራንዶች ይመቹኛል። አንዳንዴ አይፎን አይፎንም አለ ምርጥ ምርጥ ነው። ግን ደግሞ እኔ የምወደው ሳምሰንግ ነው

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር አሪፍ ግንኙነት አለን አሪፍ ግንኙነት አለን። እኔ አለቃም የለኝም። ለነገሩ ግን ደግሞ በሚኖርብኝ ሰዓት ከማንኛውም አለቃዬ ከተባለ ጋር አሪፍ ግንኙነት ቢኖረኝ ደስ ይለኛል። እና ከሰው ጋር መግባባት አሪፍ ነው። ስለዚህ ይሄ ቀላል ነው አሪፍ ግንኙነት አለኝ

በተፈጥሮ ውስጥ መራመድ አዎ እወዳለሁ። በተፈጥሮ ውስጥ መራመድ ትወዳለህ? ይሄ ለዚህ ጥያቄ መልስ አዎ እወዳለሁ በተፈጥሮ መራመድ በተለይ ብቻህን ሆነክ ጸጥ ካለ ቦታ ላይ የሆነ አትክልት ከበዛበት ዛፎች ካሉበት ምናምን ከተፎጥሮ ጋር ማውራት ምናምን ብቻ ሆኖ ነገር ማሰብ አሪፍ ደስታ እንትንኛ አለው እና አዎ እወዳለሁ መራመድ በተፈጥሮ እወዳለሁ አዎ

ምን አዲስ ነገር መማር ትፈልጋለህ? ብዙ አዲስ ነገሮችን መማር እፈልጋለሁ በተለይ ደግሞ በዚህ በአሁኑ ሰዓት ከቴክኖሎጂ ጋር ከሶሻል ሚዲያ ኢንፍሉዌንስ ጋር ብዙ ነገሮችን መማር እወዳለሁ እፈልጋለሁ። ግን ደግሞ ከዛ እ ውስጥ እኔ መማር እ ምፈልገው ቪዲዮ ግራፊክስ እእም እና ቪዲዮ ኤዲቲንግ እና ግራፊክስ ምናምን የተባሉ ሙያዎች እና እኔ አሪፍ በሆነ እንትኑ ብማር ደስ ይለኛል። የሆነ ለውጥ ካላቸው ስራ በኦንላይን የሚሆኑ ከሆኑ እንደዛ አይነት ስራዎችን መማር እፈልጋለሁ።

የስራ ምግባር ታከብራለህ? አዎ አከብራለሁ። የስራ ምግባር አከብራለሁ። የስራ ሰዓት አከብራለሁ። የስራ አአ ህግ አከብራለሁ። ህግ ደግሞ ምግባር ደግሞ ሲከበር ደስ ይላል ና። የስራ ምግባር አዎ አከብራለሁ። እእ አንዳንዴ እእ የምትጽ የምትጥስበት ሰዓት ሊኖር ይችላል በስሜት ነክ ወይም ምናምን። ግን ደግሞ እኔ በስነ ስርዓት ከሆንኩኝ የስራ ምግባር አዎ አከብራለሁ

የትውልድ ከተማህ የት ነው? የትውልድ ከተማዬ እኔ በኢትዮጵያ በገጠር አካባቢ ነው የተወለድኩት ወደ ሰሜን ማለት ነው። እና የተወለድኩበት ቦታ መቀሌ ከትግራይ ክልል ዋና ከተማ ወደ መቶሀያ ኪሎ ሜትር አካባቢ ያለው ራያ በሚባል አካባቢ ነው። ስለዚህ የትውልድ ከተማ የት ነው? የተባልኩትን ጥያቄ እዛ አካባቢ ነው። ራያ የሚባል ቦታ እላለው

የሽያጭ ግቦች አሉህ? አዎ አሉኝ። የሽያጭ ግቦች አሉኝ። ሽያጭ አንዳንድ ጊዜ አንዳንድ ጊዜ የሚያጋጥምህን ነገር ልትሸጥ ትችላለህ። ግን ደግሞ አንዳንድ ጊዜ ደግሞ እንደዚህ መሸጥ አለብኝ ምናምን ብለክ ይሄን ያክል መሸጥ አለብኝ ምናምን ብለክ። የማስቀምጥበት ሰዓት አለና አብዛኛው ጊዜ አዎ እንደዛ አደርጋለሁ። ስለዚህ ይሄ ደግሞ ጊብ ግብ ነው ሊባል የሚችለው ስለዚህ አዎ አለኝ

የማታ ሰው እኔ ብዙ ጊዜ ማታ መንቀሳቀስ ደስ ይለኛል ማታ ማምሸትም ለ ማለት ብቻዬንም ብሆን ነው በማታ መንቀሳቀስ ደስ ይለኛል። ጠዋት እኔ ቤቴ ውስጥ ብተኛ ነው ደስ የሚለኝና ስለዚህ የጠዋት ወይስ የማታ ሰው ነህ? የተባልኩትን ጥያቄ እኔ የማታ ሰው ነኝ። እላለሁ እኔ ማታ ብዙ ጊዜ ብንቀሳቀስ ማታ የሆነ እንትን ማድረግ ስለሚመቸኝ። ማታ የማታ ሰው ነኝ። አዎ

የስራ ምኞቶችህ ምንድን ናቸው? የስራ ምኞቶቼ የሚሆን ሊሆን የሚችሉት አሪፍ የሆነ ስራ አሪፍ ገቢ ያለው አሪፍ የተስተካከለ ገቢ ያለው የሚያኮራ የሚያከ የሚያስከብረኝ ስራ እንዲኖረኝ እመኛለሁ። እና እዛ ደረጃ ላይ መድረስ ደግሞ እመኛለሁ። እና ደግሞ ቀን በቀን የሆነ አሪፍ ስራ ያለው አሪፍ ገቢ ሊኖረው የሚችለው አይነት ስራ አለ። አይደለ የመንግስት ስራ ሳይሆን የሆነ በቃ የግል ምናምን እንደዛ ይመቸኛል እና ይሄ ነው ምኞቴ

አዎ እችላለሁ ኮምፒውተር መጠቀም ትችላለህ አዎ እችላለሁ እንዴት አልችልም? ተማሪ ነኝ። ዩኒቨርሲቲ የገባው ተማሪ ነኝ። እና ኮምፒውተር መጠቀም እችላለሁ አዎ በደንብ አለህ ኮምፒውተር አለህ ወይ? ከሆነ ግን ኮምፒውተር የለኝም ላፕቶፕም የለኝም እኔ አለኝ ስልክ ብቻ ነው። ግን ደግሞ ብዙ ጊዜ እጠቀማለሁ አንዳንዴ። የመንግስት እንትኖች እየሄድኩኝ እና ላይብረሪዎች እየሄድኩኝ እና ኮምፒውተር መጠቀም አዎ እችላለሁ።

ቅርጫት የለኝም። ቅርጫት አለ? ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው የለኝም ነው። እኔ ብዙን ጊዜ በቅርጫት ይሄ የልብስ ማስቀመጫው ከሆነ አዎ የለኝም። አንድአንድ ቤት ሊኖር ይችላል። እዛው ይጠቀማሉ እንጂ እኔ የለኝም ቦርሳ ነው የምጠቀመው፣ በሻንጣ ነው የምጠቀመው ስለዚህ ይሄ ቀላሉ መልስ የለኝም ነው። ቅርጫት አለ ወይ? ተብሎ ለተጠየቀኝ ጥያቄ መልስ የለኝም ነው።

አልተጠቀምም እኔ ማንቂያ ሰዓት አልተጠቀምም ማንቂያ ሰዓት ትጠቀማለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው አልተጠቀምም ነው። አብዛኛው ጊዜ ማንቂያ ሰዓት ምንም የምንጠቀምበት ጊዜ የለም አንዳንዴ አልፎ አልፎ ዝም ብሎ በሁለት ወር አንዴ በሶስት ወር አንዴ ሊኖር ይችላል። የሆነ በቃ አስቸኳይ ጉዳይ ገጥሞኝ አጋጣሚ የሆነ ነገር እንዳያሳስተኝ እንቅልፍ ምናምን ብዬ። ማንቂያ ልጠቀም እችላለሁ እንጂ ይሄ ደግሞ ሁል ጊዜ ስላልሆነ ወይም ደግሞ አብዛኛው ጊዜ ስላልሆነ። በፍጹም አልጠቀምም ባይ ነኝ በቃ ማንቂያ ሰዓት አልጠቀምም ይሄ ቀላል ጥያቄ ነው

የቪዲዮ ጥሪ ታደርጋለህ እ የቪዲዮ ጥሪ አላደርግም እኔ አይመቸኝም በፍጹም አልወድም። የቪዲዮ ጥሪ አላደርግም እም ደስ ሚለኝ ጥሪ ቮይስ በድምጽ ጥሪ ነው የጥሪ የድምጽ ጥሪ። ይመቸኛል እንጂ እኔ የቪዲዮ ጥሪ አልወድም የቪዲዮ ጥሪ ደግሞ አላደርግም ብዙ ጊዜ እኔ የሚመቸኝ የ የድምጽ ጥሪ ነው በዛው እጠቀማለሁ። ሶ በቪዲዮ ሲደውሉልኝ ደግሞ እኔ እንትኑን ይሄ ካሜራውን ይሄን እየስልኬ ነው ዘግቼ የማወራው።

አዎ ለሌሎች ምግብ ማካፈል እወዳለሁ። ምግብህን ለሌሎች ማካፈል ትወዳለህ ተብሎ ለተጠየቀኝ ጥያቄ ይሄ ግልጽ መልስ ሚሆነው አዎ ለሌሎች ማካፈል እወዳለሁ። ሰው ደግሞ ያለውን ሲያካፍል ያለውን ሲካፈል ተካፍሎ ሲበላ ደስ ይላል እና። ምግብን ለሌሎች ማካፈል ለሌሎች ማካፈል እወዳለሁ አዎ

መብራት ሲቋረጥ ምን ታደርጋለህ? ለሚለው ጥያቄ ቀላሉ መልስ መብራቱ በአጠቃላይ ከሆነ እየጠፋውና የምትጠቀመው መብራት ከሆነ ጥያቄው ሻማ አበራለሁ ወይም ደግሞ ስልኬ ያበራሉ ወይም ደግሞ ሌላ የሶላር ምርቶችን እጠቀማለሁ ወይም ካልሆነ ደግሞ እንትን አደርጋለሁ መብራቱም የተቆርጦ የሚጠገን ከሆነ እጥግነዋለሁ እጠግነውና ወደነበረበት መልሰዋለሁ

አስራ አንድ ሰዓት አስራ አንድ ሰዓት አከባቢ አየ አሪፍ ፀሀይ አለ አሪፍ አየር አለ አሪፍ ድባብ አለና ያንን ሰዓት ይመቸኛል። ስለዚህ የትኛው የቀኑን ሰዓት ትወዳለህ? ተብሎ የጠየቄኝ ጥያቄ አስራ አንድ ሰዓት እወዳለሁ። ሌሎቹም ምንም ምጠለው ብዙም ጊዜ እኔ ደስ የማይለኝ ላይለኝ የሚችለው ሰዓት ስድስት ሰዓት እስከ ስምንት ሰዓት እስከ ዘጠኝ ሰዓት ባለው አካባቢ ነው። ፀሀይ በጣም ስትበረታ እና ደግሞ ሰው እንትን ሲል ምናምን እና። የምወደው ደግሞ ከሆነ አስራ አንድ ሰዓት። እወደዋለሁ አስራ አንድ ሰዓት ይመቸኛል። አስራ አንድ ሰዓት እወደዋለሁ

አደለም አደለም ስራዬ አድካሚ አደለም ስራህ አድካሚ ነው። አደለም። አንዳንዴ ሊያስደ ሊያደክም ይችላል ስትጸዳ ምናምን ግን ደግሞ ይሄን ያክል አድካሚ ነው ብለን የምንዝው አይነት እንትን አይደለም። ስራዬ አድካሚ አደለምና ለዛ ነው። ስለዚህ አድካሚ ነው ወይ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው ያን ያክል አድካሚ ስላልሆነ አድካሚ አደለም ነው። ይሄ አድካሚ የሚባለው ነገር የጉልበት ስራዎች ሲኖርበት ወይም ደግሞ ቁጭ ብድግ ሲኖርበት ወይም ደግሞ ብዙ ሰው እንትን ማስተናገድ በታጣ ምናምን ሲኖርበት ነው። እንጂ እንደዛ ነው ሲሆን ነው አድካሚ የሚባለው። እና ወይም ደግሞ የመንግስት ስራ ላይ ብዙ ህዝብ የምታስተናግድበት ቦታ ወይም ደግሞ የጤና የጤና ጉዳዮች ላይ ምናምን ከሆነ ነው ሊያደክም የሚችለው። እንጂ እንደዚህ የግል ስራዎች ላይ ብዙም የጉልበት ስራ ከሌላቸው አድካሚ አደሉምና ስራዬ አድካሚ አደለም

ሩዝ ትወዳለህ አዎ እወዳለሁ። ሩዝ እወዳለሁ ሩዝ መብላት እወዳለሁ። ሩዝ እመግባለሁ አልፎ አልፎ በተለይ ደግሞ ሩዝ በስጋ ከሆነ በጣም ደስ ይለኛል ይመቸኛል። ፍሬሽ ማለቴ ግን ፍሬሽ ከሆነ ነው ሩዙ። ልወድ የምችለው እንጂ ከቆየ ምናምን ሊያስጠላ ይችላል ሲደርቅ ምናምን ያስጠላልና። ፍሬሽ የሆነ ሩዝ በተለይ ሩዝ በስጋ በጣም እወዳለሁ። አዎ

መዋቢያ የምጠቀምም ምንም አይነት የምጠቀመው የመዋቢያ አይነት የለኝም። እኔ መዋቢያ አልጠቀምም ወንድ ነኝ። ሴት ሴቶች ናቸው ደግሞ እነሱ ሊጠቀሙ የሚችሉት አብዛኛው ጊዜ እና እኔ እታጠባለሁ ብቻ እንጂ ምንም አይነት የምጠቀምበት መዋቢያ የለም። ምንም የምጠቀምበት ልምድ ያለኝ መጠቀም መዋቢያ ተጠቅሜ አላውቅም ጭራሽ። ስለዚህ የዚህን ቀጥተኛ መልስ ሊሆን የሚችለው መዋቢያ አልጠቀምም

አልወድም በፍጹም ቀዝቃዛ አየር ሁኔታ አልወድም ቀዝቃዛ የአየር ሁኔታ አይመቸኝም ቀዝቃዛ የአየር ሁኔታ የሆነ በቃ ቶንሱን ያሳስበኛል። እኔ የምወደው ሞቅ ባለ የአየር ሁኔታ ነው። እኔ የምወደው ሞቅ ያለ የአየር ጠባይ ነው። እና የሆነ በቃ አለ አይደለ ከሰላሳ ደግረ ሼልሲየስ ምናምን አካባቢ ነው። እንጂ ይሄ ቀዝቃዛ የተባለው አየር በጣም ነው የሚያስጠላኝ በጣም አይመቸኝም። ስለዚህ ቀዝቃዛ አየር ሁኔታ አዎ እወዳለሁ ኖ ኖ አይደለም አዎ አልወድም። የቀዝቃዛ አየር ሁኔታ አልወድም ሞቅ ያለው የአየር ሁኔታ ነው የሚመቸኝ።

ጧት ላይ ያገኙትን ነው የምበላው ጧት ያገኙትን ነው የምበላው ቤቴ የተሰራ ነው የምበላው አብዛኛው ጊዜ ግን እኔ የምበላው ብዙ ጊዜ ያጋጠመኝ የፍርፍር አይነቶች ነው ዳቦ ፍርፍር ሊሆኑ ይችላል። እንጀራ ፍርፍር ሊሆኑ ይችላል የእንጀራ ተፈርፍሮ ሊሆን ይችላል ዳቦ ተፈርፍሮ ሊሆን ይችላል። ወይም ደግሞ አንዳንድ ጊዜ የሆነ በዳቦ አይነት ምግብ ነው ሊሆን የሚችለው እንጂ። ይሄን ነው ጠዋት ብዙ ጊዜ የምበላው። ሌላዎቹ ሌላ ቀን ይቀየራል አንዳንድ ቀኖች ተረጋጋሚ ልበላ የምችለው የፍርፍር አይነቶች አሁን የነገርኩሽ እንጀራ ፍርፍር ወይም ደግሞ ዳቦ ተፈርፍሮ ነው።

ይቅርታ መጠየቅ ቀላል ነው፤ አዎ፣ በጣም። ይቅርታ መጠየቅ አዎ ቀላል ነው። በተለይ ደግሞ በይቅርታ የሆነ ነገር የሚፈታ ከሆነ፣ ወይም የሆነ የተቀየመ ሰው ይቅርታ ብለከው የሆነ ይቅር የሚልክ ወይም የሚተው ከሆነ፣ ሰው ለፍቅር ከሆነ ይቅርታ መጠየቅ ቀላል ነው። ይሄ ለምን አይቀልም? ይቅርታ ተብሎ ፍቅር እያለ ይቅርታ ሳትባባል መጣላት ምናምን አመጣው? እና ይቅርታ መጠያቅ አዎ ይሄን ያክል ቀላል ነው። ይቅርታ መጠየቅ፣ ይቅርታ ብለክ የሆነ ነገር አይጎድልምና ይቅርታ ብለክ ለፍቅር ከሆነ፣ አዎ መጠየቅ ቀላል ነው።

አዎ ሌሎችን ማስተማር እችላለሁ። አዎ ሌሎች ማስተማር ትችላለህ ወይ? አዎ እችላለሁ። እንዴት? አልችልም ሌሎችን ማስተማር ሌሎችን እውቀት መስጠት። ካወቅኩት እኔ በአብዛኛው ጊዜ እንደውም የሰው የሆነ የያዝኩትን ነገር የሰው ለሰው ሳስተምር በጣም ደስ ይለኛልና። የሆነ በቃ ለሌሎች ማስተማር አዎ እችላለሁ። ሌሎች ማካፈል የሆነ በቃ ያወከውን ባወከው መልኩ ስታገዝ ደስ ይለኛል። ሌሎችን ማስተማር እችላለሁም ስሜትም አለኝ ጥሩ ስሜት አለኝ። ስለዚህ የዚህኛው መልስ ቀጥተኛው ጥያቄ መልሴ የሚሆነው አዎ እችላለሁ ነው

በቀን አንዴ አጸዳለሁ ቤትህን ምን ያክህል ጊዜ ታጸዳለህ? በቀን አንዴ አጸዳለሁ የዚህ መልስ በቀን አንዴ ነው እሚሆነው በቀን አንዴ ነው መሆን ያለበትም መልሱ ማለት ነው። ስለዚህ ቤትህን ምን ያህል ጊዜ ታጸዳለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው ቀጥተኛው መልስ። ቤቴን በቀን አንዴ አጸዳለሁ ነው መልሱ። በቀን አንዴ

መንዳት ትችላለህ አዎ እችላለሁ። በጣም ጎበዝ ላልሆን እችላለሁ እንጂ መንዳት ግን እችላለሁ አዎ። መንዳት መ ሞተር መንዳት እችላለሁ መኪና መንዳት እችላለሁ ባጃጅ መንዳት እችላለሁ ስለዚህ መንጃ ፍቃድም አለኝ። እና ይሄ ለዚህኛው መልስ መንዳታ አዎ እችላለሁ ነው። በቃ ይሄ ግልጽ ነው። እስከቻልኩ ድረስ እችላለሁ ነው ማለት ያለብኝ መንዳታ አዎ እችላለሁ

አንዳንድ ጊዜ አጥባለሁ አንዳንድ ጊዜ ግን አላጥብም እና ልብስ የቤተሰብ እህት እህቴም ታጥብበት ጊዜ ነው። የሚበዛው እና ልብስ ምን ያህል ጊዜ ጊዜ ታጥባለህ የሚባለው አልፎ አልፎ ነው። በቃ አልፎ አልፎ። ሰው የሚያጥብልኝ ሰው ሲቸገር ምናምን ነው። እኔ ላጥብም የምችለው ሳጥብም በቃ አንድ ሱሪ ወይ አንድ ቲሸርት ብቻ ነው። እንጂ ሌላ ብዙ ሁሉንም ጊዜ ልብሴን አላጥብም። ልብሴን የማጥብ እንትን የለኝም። እና ልብሴን ምን ያህል ጊዜ ታጥባለህ የተባለው አልፎ አልፎ ነው። በቃ

የመንገዴን ስም አዎ አውቃለሁ። አንዳንድ ጊዜ የደረስኩበትን መንገድ መንገድ ላይ ከሆንኩኝ እየጠየቅኩኝ ማወቅ ደስ ይለኛል። እንደዚህ ደግሞ ያለህበትን ቦታ ስታቅ ደስ ይላልና መንገድ እየሄድኩኝ የመንገድ ስም ማወቅ መንገዴን ስም አውቃለሁ እጠይቃለሁ ካላወኩትም እጠይቃለሁ እንጂ አዎ የመንገዴን ስም አውቃለሁ

የስራ ቦታ እንዴት? ነው የስራ ቦታ ሰው የሚበዛበት አካባቢ ነው ያን ያክል በጣም ብዙ ባይሆንም ሰው አል ደና ሰው አለ በሚባልበት አካባቢ ነው። እና ይሄን ደግሞ ምን ይፈጥራል? ለስራ አሪፍ እንትን ይፈጥራል ያመጣኸውን እቃ በቶሎው እንዲሸጥ ምናምን ይረዳሃል። እና የስራ ቦታዬ ይሄን ይመስላል ሰው የበዛበት ትንሽ ማለት በጣም ብዙ ነው። ባይባልም በመጠኑ ሰው ያለበት ነው። እና ብዙ ስራዎችን በተከፈቱበት አካባቢ ነው። ስለዚህ የስራ ቦታዬ ይሄን ይመስላል

የምወደው ሬስቶራንት ሚራ ላይ ያልፋንት ነው እኔ አብዛኛው ጊዜ እኛ አካባቢ ዘመናዊ በጣም የሚባሉ ሬስቶራንቶች ላይኖሩ ይችላሉ አንዳንዴ ዘመናዊ የሚባል የሉም በጣም ሲበዛ ማለት ነው። ግን ደግሞ ያሉ ካሉትን ከሆነ የተጠየቁት ጥያቄ። የምወደው ሬስቶራንት ሜዳ ራያ ይባላል ሜዳ ራያ ሬስቶራንት እወደዋለሁ እና ያንን ይመቸኛል። ስለዚህ ለዚህኛው መልስ ጥያቄ ሜዳ ራያ ይሆናል ማለት ነው

በእጅ የሚሰራ ስራ ታደርጋለህ አዎ በእጅ የሚሰራ ስራ አደርጋለሁ እሰራለሁ። በእጅ የሚሰራ ስራ እጠቀማለሁ በእጅ የሚሰራ ስራ እጠርጋለሁ አዎ ነው። እሂ ቀላል ጥያቄ ነው። አብዛኛው ግዜ በእጅ የሚሰራ ስራ ሰው ይሰራል ያደርጋል እና ይሄ አዎ ነው። መልሴ ለዚህኛው መልስ ማለት ነው

የስራ ቦታዬ ደህንነት እንዴት ነው? የስራ ቦታዬ አሪፍ ደህንነት አለው ባይ ነኝ አብዛኛው ጊዜ ሰው የበዛበት ቦታ ስለሆነ። ሰው የበዛበት ቦታ ደግሞ ደህነት። በሰው አይን ውስጥ ስለሆንክ ደህና ነህ ብዬ ነው የማስበው ብዙ ጊዜ ችግር አያጋጥምም እኛ ጋር ማለት ነው። ማታ ላይ ደግሞ አርድያ ስላለ። የስራ ቦታዬ ደህና ነው ብዬ ነው የማስበው ዋናው የእግዚአብሔር ነው ደህነት ድህነት ከእግዚአብሔር ነው እንጂ። የስራ ቦታ የደህንነት አሪፍ ነው ደህና ቦታ ነው ብዬ እመልሳለሁ

ጠዋት በስራ ምን? ታደርጋለህ ጠዋት በስራ የማደርገው ከፍቼ ቤት መጥረግ ነው ቤት ጠርጌ እቃ ትንሽ እንትን አድርጌ ወደ ውጭ ደርደሬ ስራ መክፈት ነው። ይሄ በጧትም ሰ በስራ የማደርገው ነገር ማለት ነው። ከዛ በየ እዛ አካባቢ ያሉትን ጎረቤቶችን እንዴት አደራችሁ ምናምን ብዬ ሰላም እላለሁ። ይሄ ነው በቃ ቀን በጠዋት ላይ በስራ ማ ላደርገው የምችለውም የማደርገውም ቤት ከፍቼ ቤት መጥረግ ነው።

ከስ ከቤት ወደ ስራ ቦታ ምን ያህል ይርቃል? ሶስት ኪሎ ሜትር ይሆናል ሶስት ኪሎ ሜትር ይርቃል ሶስት ኪሎ ሜትር ይርቃል። ብዙ ጊዜ ባጃጅ ልጠቀም እችላለሁ። አንዳንድ ጊዜ ደግሞ በእግሬ ልሄድ እችላለሁ። ይሄ መሃከል ነው። ግን ደግሞ አብዛኛው ጊዜ በእግሬ እጠቀማለሁ። እና ይሄ ከቤቴ ይሁን ስራህ ስራህ ምን ያህል ይርቃል? የተባለው ጥያቄ መልሱ ሶስት ኪሎ ሜትር ይርቃል። አንዳንድ በእግርም በባጃጅም እጠቀማለሁ ትራንስፖርትም እጠቀማለሁ በእግሬም እጓዛለሁ ሶስት ኪሎ ሜትር ነው

የምትወደው ቁጥር ስንት ነው? ሰባት ቁጥር ሰባት ቁጥር ደስ ይለኛል፣ ይመቸኛል። በተለይ ደግሞ እኛ ክርስቲያን ኦርቶዶክሶች ላይ ለስላሴ ልዩ ክብር አለን። ስላሴ ፈጣሪያችን ነው ብለን እናምናለን ስላሴ ፈጣሪያችን ፈጣሪያችን ነው እና ስላሴ ደግሞ እኛ በሰባት ቀን ነው በቀን ሰባት ነው የምናከብረው ስለዚህ የዛን ቀን ይከበራል በዓል ነው ሶ ስራ ምናምን ብዙ የለህም እና ደግሞ አሪፍ ድባብ አለው እና የምወደው ቁጥር ሰባት ነው ከዛ ተጨማሪ ሃያ አንድ፣ አስራ ዘጠኝ፣ አስራ ሁለት እና ደግሞ ሃያ ሰባት ምናምን ቁጥሮች ደስ ይሉኛል

የምትወደው መክሰስ ምንድነው? እንቁላል እንቁላል ነክ ነገሮችን ደስ ይሉኛል እወዳለሁ በየእንቁላል አይነት። ከሆነ በተለይ ሳንዱች ነገር መክሰስ ሳንዱች ነገር አሪፍ። ስሜት ይሰጠኛል የምወደው መክሰስ ሳንድዊች ይሆናል ማለት ነው። ሳንድዊች ማለት ዳቦ በእንቁሏል አትክልት ያለበት ይሆናል እና ሳንድ የምወደው መክሰስ ሳንድዊች ነው

በቡድን መስራት ትወዳለህ? አዎ እወዳለሁ በቡድን መስራት እወዳለሁ በቡድን ስትሰራ ነገሮች ቀለል ይላሉና በቡድን እየተመካከርክ የሚሰራ ስራ አበረታታለሁ በቡድን መስራት። እወዳለሁ በቡድን መስራት እችላለሁ። በቡድን መስራት ብቃት አለኝ። እና በግልም በቡድን መስራት እችላለሁ ግን ደግሞ በቡድን መስራት። መውደድ ከሆነ አዎ እወዳለሁ

በመስመር ላይ አዎ እማራለሁ በመስመር ላይ አዎ የሆነ ነገር እንትን አደርጋለሁ አዲስ ነገር እማራለሁ አዲስ ነገር የምማርበት በመስመር ላይ ነው በተለይ በዚህ ሰዓት ብዙ ጊዜ ሁሉን ነገር የምናደርገው መስመር ላይ ነው ስለዚህ በመስመር ላይ ትማራለህ ወይ? ተብሎ ለቀኝ ጥያቄ ግልጽ መልስ የሚሆነው አዎ እማራለሁ ነው በተለይ አብዛኛው ጊዜ በአሁኑ ሰዓት ብዙ ጊዜ የሚማረው በመስመር ነው። ብዙ ጊዜ የሚገናኘው በመስመር ነው ቴክኖሎጂዎች እየተቀየሩ ነውና በመስመር ላይ አዎ እማራለሁ

በብእር ወይስ በእርሳስ ትጽፋለህ? እኔ የምጽፈው በብእር ነው በእርሳስ ብዙ ጊዜ አልጽፍም እርሳስ ሁሉ አልጠቀምም እኔ ከጻፍኩኝ በበር እጠቀማለሁ እንጂ በእርሳስ አልጽፍም ስለዚህ የዚህኛው መልስ ቀጥተኛ መልስ የሚሆነው በብእር እጽፋለሁ ብእር ነው። ብዙ ጊዜ የምጽፈው ብዙ ጊዜ የምትጠቀመው ከድሮ ጀምረው የምትጠቀመው ብእር ነው። እርሳስ ልትጠቀም የሚችለው ስዕል ስስድ ብቻ ነው እንጂ በብእር ነው የምጽፈው ማለት ነው

አዎ ልካለው በስልክ ገንዘብ ልካለው ብዙ ጊዜ የምልከው በስልክ ነው በአካል ወይም በባንክ የሚሄድበት የተወሰነ ቀን ነው እንጂ የምልከው በስልክ ነው። ገንዘብ የምቀበለው በስልክ ነው። በስክ ገንዘብ ትልካለህ? በተለይ በዚህ አውልካለሁ አዎ በተለይ በዚህ ሰዓት አብዛኛው ጊዜ ገንዘብን ምልከው። ሁሉም ሰው በሚባል ደረጃ አብዛኛው ሰው በሚባል ደረጃ ገንዘብ የሚልከው በስልክ ነውና። አዎ እንደማንኛውም ሰው እኔም በስልክ ገንዘብ እልካለሁ

ስልጠና ትወስዳለህ አዎ እወስዳለሁ ስልጠና እወስዳለሁ ስልጠና መውሰድ ደስ ይለኛል ስልጠና መሰልጠን ደስ ይለኛል። አንዳንድ ጊዜ የሆነ ነገሮች ሰልጥነን ተለማምደን የሆነ አሪፍ ስራ ስንሰራ ደስ ይለኛል። እና በተለይ እኔ የሆነ በቃ የሆነ ስራ ላይ ለመስራት ወይም የሆነ ቦታ ላይ ለመገኘት እዛ ቦታ ላይ ስትገኝ ፐርፌክት ወይም የላቀውኝ የመገኘት ደስ ይለኛል። እና ለዚህ ደግሞ የሚሳካ ከሆነ ስልጠና ያስፈልጋል ስለዚህ ስልጠና አዎ እወስዳለሁ

አዎ የወተት ተዋጽኦ እወዳለሁ የወተት ተዋጽኦ ደስ የሚል ስሜት አለኝ እጓጓለሁ የወተት ተዋጽኦ ሳይ እጎመጃለሁ ለመብላት ለመጠጣት ሁላ ማለት ነው። ስለዚህ የወተት ተዋጽኦ እወዳለሁ ከቅቤ ጀምሮ እስከ ጥሬ ወቴት ያሉትን እነ እርጎ እነ አሬራ እነ የተለያዩትን የወተት ተዋጾዎች እወዳለሁ ደስ ይሉኛል በጣም ይመቹኛል። ጤና አለ ጤና አለኝ የወተት ተዋጾዎችን ስጠቀምና አዎ የወተት ተዋጾ እወዳለሁ

በቤተሰባችን ብዙ አይነት በዓላትን እናከብራለን በተለይ ደግሞ ሃይማኖታዊ እና ባህላዊ የሆኑ በዓላቶችን። በአጠቃላይ ግን ደግሞ ሁሉንም በተለይ በሃይማኖት ነክ የመጡ በዓላትን ሁሉንም እናከብራለን ማለት እችላለሁ። ሁሉንም ማለት እናስባለን። ባለን ነገር ደግሰን ባለን ነገር እንትን ብለን ተከባብረን ቤተሰባችን ሆነን እንትን እናደርጋለን። እና ለምሳሌ እነ ፋሲካ እነ ልደት እነ አዲስ አመት የመሳሰሉትን በዓላትን እናከብራለን።

አዎ እጠቀማለሁ የስልክ ካሜራ እጠቀማለሁ አዎ ምክንያቱም አብዛኛው ጊዜ እኔ የምንም አይነት የካሜራ እንትን አልጠቀምም እና ማለት ሌላ የካሜራ ቁስ ማለት ለማለት ፈልጌ ነው ይሄ የምጠቀመው ይሄ ስልኬ ካሜራ ነው። ከተጠቀምኩም ብዙ ጊዜ ፎቶ ማንሳት አልወድም ብዙ ጊዜ ፎቶ መነሳትም አልወድም። ግን ደግሞ ከተጠቀምኩኝ የስልኬ ካሜራ ብቻ ነው ልጠቀም የምችለው የምጠቀመውም

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ማደርገውም ላደርገውም የምችለውም እራት መብላት ነው። እራት በልቼ ስልኬን መጠቀም ተኝቼ ነው። ሌላ ነገር አጋጣሚ ደግሞ ከቤተሰብ ጋር ማውራትም ሊሆን ይችላል። ከቤተሰብ ጋርም አወራለሁ አንዳንዴ ምግብ እበላለሁ። ከቤተሰብ ጋር አወራለሁ ስልክ እጠቀማለሁ ከእነዚህ ውጪ ላደርግ የምችለው ነገር ምንም የለም። አንዳንዴ ስልክ ላወራ የምችላለው ስልክ ማውራትም እዛው ግን ከተው ደስ ይላል። ግን ኤቭሪ ዴይ የማደርገው ነገር ቢኖር። ምግብ መብላት እራት እራቴን በርቼ ሞባይል ስልኬን መጠቀም ነው። እና ይሄ ነው መልሱ

የቴክኖሎጂ ችግር ሲያጋጥመኝ አንዳንዴ ያጋጥማል እና በትዕብስ በትዕግስት እጠብቃለሁ ወይም ካልሆነ ደግሞ የሚስትክክል ከሆነ ከሆነ ለማስተካከል እሞክራለሁ። ግን ደግሞ እኔ ከእኔ በላይ ችግር ሲሆንና የማላስተካክለው ከሆነ እኔ የማልፈታው ችግር ከሆነ መፍትሄ እስከሚያገኝ ድረስ በትግስት እጠብቃለሁ። በትግስት እንትን አደርጋለሁ እንጂ ሌላ ማለት እኔ ራሴ የምፈጥረው ነገር እንትን የማደርገው ነገር ከሌለ በትግስት እጠብቃለሁ ማለት ነው

በምን ሰዓት ትነሳለህ? ለተባለው ጥያቄ መልሱ ሁለት ሰዓት ከምናምን እስከ ሶስት ሰዓት ባለው ሰዓት እነሳለሁ። ብዙ ጊዜ። ቅዝቃዜም ስላለ ተረጋግቼ ነው የምነሳው። እና ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ እነሳለሁ። ግን ደግሞ አንዳንድ ጊዜ ከዛ ቀድሜም ልንነሳ እችላለሁ ከዛ አልፌም ልንነሳ እችላለሁ። ግን በመኋከለኛ ከያዝነው የምንነሳበት ሰዓት ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ውስጥ ነው።

በቤትህ ምን አይነት የቤት እቃዎች አሉ የተባለበትን ጥያቄ መልሱ። የተለያዩ እቃዎች አሉ። ለምሳሌ እና ፈረጅ ቲቪ ሶፋ የመሳሰሉትን አንዳንዴ ደግሞ ሌሎች የምንመገበት የምንመገብባቸው ምግብ እቃዎች። እነ ለልብስ ማስቀመጫ የሚሆኑ ለልብስ የልብስ ማጠቢያ ምናምን አሉ

የፀሀይ መውጣትን ማየት አለማየት እንደ ቀድሜ መነሳት ይወሰናል አንዳንድ ጊዜ ቀድሜ ከተነሳሁ ፀሀይም መውጣት እመለከታለሁ ደስ ይለኛል ግን ደግሞ ብዙ ጊዜ። ቆይቼ ወይም አርፍጄ ስለምነሳ የፀሀይ መመውጣትን ያያልፈኛል እና ማለት ሳልመለከት ትወጣለች እና ያን ያክል የፀሀይ መውጣት የማየት ልምድ የለኝም። ግን አሪፍ ስሜት ይሰጠኛል የፀሀይ ፀሀይ መውጣትን ካገናኘሁኝ ማለት በሰአት ከተነሳሁ አዎ አያለሁ።

በፋሃም ማብሰል ታውቃለህ በከሰል ማለት ነው። ማለት ያን ያክል የሼፍነት ሙያ የለኝም። ግን ደግሞ ማለት እንዴት እንደሚቀጣጠል ፋም ምናምን ምናምን እንዴት እንደሚበስል ምናምን ፕሮሰሱን እህቴ እናቴ ሲሰሩ ስለማይ እና አያለሁ አቃ አዎ አውቃለሁ። እንዴት እንደሚሰራ በፋም ማብሰል እንዴት እንደሚሰራና ምናምን ሁሉንም ነገር አውቃለሁ አዎ

ከደንበኞች ጋር አዎ እገናኛለሁ ከደንበኞች ጋር ትገናኛለህ ወይ ተብሎ ለጠይቀኝ ጥያቄ መልሴ አዎ ነው። ሙሉ ቀን ምውለው ከደንበኞች ጋር ስገናኝ ነው። ማለት አንዳንድ ቤቴ ውስጥ ስለሚመጡ እና እነሱን ማስተናገድ ነው ስራዬ እነሱን የነሱን እንትን ማሟላት ነው ፍላጎት ማሟላት ነው። ስራዬ። እና ከደንበኞች ጋር ጋር ትገናኛለህ ወይ የተባለ ጥያቄ? ሙሉ ለሙሉ አዎ ነው መልሴ

አዲስ ቴክኖሎጂ መማር ከምታስቡት በላይ በጣም እወዳለሁ። እኔ አዲስ ነገር መሞከር አዲስ ቴክኖሎጂ ሲመጣ ቀድሞ መሞከር ቀድሞ ማወቅ። ሰው ፊት ላይ አዋቂ ሆኖ መገኘት። ሰውን ቀድሞ መገኘት በጣም የምፈልግ አይነት ሰው ነኝና አዲስ ቴክኖሎጂን መማር በጣም በጣም ከምታስቡት በላይ እወዳለሁ በጣም። እና አዲስ ቴክኖሎጂ መማር በግልጽ እና ምንም በ በጣም በጣም ከምታስቡት በላይ መማር አዎ እወዳለሁ

ከሰባት ሰዓት በላይ እጠቀማለሁ ባይ ነኝ። በቀን ላይ ሙሉ ቀን ስራ ላይ ቁጭ ብዬ ዝም ብዬ ስልኬን ይዤ ስልኬን ስጎረጉር ስለምውል ስልኬን ስለምጠቀም ቲክቶክ ስትሮስክ ሮል አደርጋለሁ ኢንስታግራም ስክ ሮል አደርጋለሁ ኤፍቢ ገብቼ ሜሴጅ ቼክ አደርጋለሁ እና እንደዛ እያልኩኝ እኔ በቀን ውስጥ በአጠቃላይ ከሰባት ሰዓት በላይ የምጠቀም ሁላ ይመስለኛል እኔ በራሴ ሳስበው ማለት ነው። እና በጣም በሃይለኛው ስልክ ተጠቃሚ ነኝ እና። በቀን ስ በመካከለኛው ሰባት ሰዓት ስልክ እጠቀማለሁ

የይለፍ ቃሌን አዎ እጠብቃለሁ የይለፍ ቃሌን እጠብቃለሁ የማልረሳው የይለፍ ቃል አደርጋለሁ እና ደግሞ ያንን የይለፍ ቃል አልጠፋ አይጠፋብኝም እጠብቀዋለሁ። በሚያስፈልገኝ ሰዓት ከራሴ ዝም ብዬ ሌላ ነገር እንትን ማድረግ ሳይ ፎርጌት ማድረግ ሳይጠበቅብኝ የይለፍ ቃሌን አስገባለሁ ማለት ነው። አንዳንድ ጊዜ ለየት ያለ የሚጠይቅ ከሆነ አንዳንድ እንትኖች አሉ ኮዶች አሉ እና እነሱን አጋጣሚ ልረሳ እችላለሁ። እንጂ አብዛኛው ጊዜ የማልረሳው የይለፍ ቃል አስገባለሁ በሚያስፈልገኝ ሰዓት እጠቀምበታለሁ። እና አዎ እጠብቃለሁ

የምወደው የምወደው ስፖርት እግር ኳስ ነው። እግር ኳስ በጣም ከምታስቡት በላይ ስሜት አለኝ ለእግር ኳስ እግር ኳስ በጣም እወዳለው እግር ኳስ መጫወት በጣም እወዳለው እግር ኳስ ማየት በጣም እወዳለው። እግር ኳስ ዜና ስለ እግር ኳስ ሲወራ መስማት በጣም ደስ ይለኛል። እወዳለሁ ስለ እግር ኳስ ማውራት ደስ ይለኛል ይመቸኛል አወራለው እወዳለው። ከሰው ጋር አነጋግራለው በእግር ኳስ ዙሪያ እና የምወደው ስፖርት ኢን ጀነራል በአጠቃላይ ፍትቡል እና ፍትቡል ነው እግር ኳስ ነው።

አመራር ሚና አለህ አዎ አለኝ። አንድ የሆነ ነገር ላይ አመራር በሆንና እኔ መስራት አመራር የምሆንበት ቦታ ላይ የራሴን ሀላፊነት የተሰጠኝና ሀላፊነት የራሴን ሚና እወጣለሁ እና እኔ በማለት አሪፍ በሆነ አመራርነት እሰራለሁ ባይ ነኝ። በራሴ እምነት አለኝ ራሴ ብቁ ነኝ ብዬ ነው የማስበው። እና ይሄንን ነገር አዎ አለኝ እላለሁ

የድሮ ፎቶዎች ላይ ብዙም አይደለሁም። ምክንያቱም አንዳንዴ ስልክ ላይ ነው የማስቀምጠው ፎቶ ቢኖረኝ ስልክ ላይ አስቀምጠዋለሁ። ስልክ ላይ ደግሞ የሆነ ታውቁታላችሁ ፎርጌት ሲሆን ወይም ደግሞ ስልክ ስልኩ ሲጠፋ እዛው ፎቶ ላይ ከዛው አብረው ይጠፋል። እና ብዙ ጊዜም ጎግል ላይ ባክአፕ አላደርግም ፎቶዎቼን ስለዚህ የድሮ ፎቶዎቼን አሊዝም ማለት ይቀለኛል ብል ይቀለኛል። እና የድሮ ፎቶዎችን ከያዝኩኝ ትንሽ አጋጣሚ ሰው ላይ ካገኘሁ ነው እንጂ እኔ አሊዝም ይጠፋብኛል ምናምን

አዎ እጠቀማለሁ ስማርት ፎን አዎ እጠቀማለሁ እንደማንኛውም የዚህ ዘመን ወጣት እንደማንኛውም ሰው ስለሚያስፈልገኝ ስማርት ስልክ ተጠቃሚ ነኝ ውሎየ ከስማርት ፎን ጋር ነው። ንግግሬም በስማርት ሆኖ ከሶሻል ሚዲያ ነው። እና ስማርት ፎን ትጠቀማለህ ትጠቀማለህ ወይ? የተባለ ጥያቄ መልሴ ያው ሙሉ በሙሉ አዎ ስማርት ፎን ተጠቃሚ ነኝ

ኢሜል አዎ እጠቀማለሁ ኢሜል እጠቀማለሁ የተለያዩ እንትኖች ሳይ ኮድ ለመላላክ አንዳንድ እንትኖችን ምርጫ ለማካሄድ ራሱ በዛ ቢስ ሲሆን እና ደግሞ ለመላላክ ከሰው ጋር ምናምን ኢሜል እጠቀማለሁ። አዎ ኢሜል ትጠቀማለህ ወይ? አዎ የኔ መልስ ደግሞ የሚሆነው በጣም አዎ እጠቀማለሁ በስነስርዓት ነው። ኢሜል ተጠቃሚ ነው

የምትወደው መተግበሪያ ምንድነው? ወይም ደግሞ አፕሊኬሽን ምንድነው? እኔ የምወደው መተግበሪያ ምን መሰላችሁ ኢንስታግራም ነው ኢንስታግራም የሚባል መተግበሪያ ይመቸኛል። ያዝናናኛል ከሰው ጋር ያገናናኛል ያገናናኛል እና ደግሞ ስልክ ታወራበታለህ አሪፍ የስልክ ጥሪ አላቸው። ከዚያ ደግሞ ቪዲዮ ታይበታለህ ቴክስት ታወራባታለህ ፖስት ትልበታለህ ምናምን እና ኢንስታግራም የምወደው መተግበሪያ ነው